ምን? የቤት እቃዎችን ትጠቀማለህ የሚለው ጥያቄ የቤት እቃዎቼ የተለያየ የቤት እቃዎችን እጠቀማለሁ። ማለትም ያው እንደ የምሰራቸው የወጥ መስሪያ ከሆኑ ብረት ድስቶችን እጠቀማለሁ። ሳኖችን እጠቀማለሁ። እነዚህን ድስቶችን ሸክላ ድስቶችን እጠቀማለሁ። በራዶችን እጠቀማለሁ። ማንኪያዎችን እጠቀማለሁ። የተለያዩ ነገሮችን ለተለያዩ ስራዎች እጠቀማለሁ ይም ሲባል ያው እንደየአስፈላጊነቱ ለምን እንደሚያስፈልግ ያው ለሚያስፈልገው ስራ ሁሉ አስፈላጊ እቃዎችን እጠቀማለሁ። ለምሳሌ ወጥ ለመስራት ማንኪያ ያስፈልጋል። ድስት ያስፈልጋል። እንደገና ማንደጃ ያስፈልጋል። ወይም ፈርሜሎ ያስፈልጋል። እነዚህን ነገሮች እያንዳንዳቸውን እነዚህ ነገሮች ጋር ካልተማሉ መስራት ስለማይቻል እነዚህን ነገሮችን እጠቀማለሁ። እንደገና ለቡና ማፍያም ቡና ለማፍላት ከፈለግን ደግሞ ጀበናዎችን በራዶ ጀበና ስኒ እረከቦት እነዚህ ጭስ ማጨሻ ቡና ጋር ያው ባህላችን ጭስ ስለሚያስፈልገው ጭስ ማጨሻዎችን እነዚህ ጆኮችን እጅ መታጠቢያ ጆኮችን እነዚህ እነዚህን ነገሮች በብዛት እጠቀማለሁ። ያው በተለይ ያው የወጥ ማቅረብያ ሳኖች አሉ እነሱን ሳኖችን እጠቀማለሁ። እንደገና ይኸው የተለያዩ እቃዎች ምንሰ እንደየ ስራዬ አይነቶች የተለያዩ እቃዎችን ወይም ማቴሪያሎችን እጠቀማለሁኝ። ያው በብዛት ብርጭቆችን የሻይ ብርጭቆችን የውሃ ብርጭቆችን የውሃ ጆጎችን እነዚህ እነዚህን የመሳሰሉትን በብዛት ያው ቀን ለቀን ምንጠቀማቸው ነገሮች ናቸው። ሰርቪሶች የእንጀራ መብያ ሰርቪሶች ትሬዎች በብዛት አብዛኛውን ጊዜ የምንጠቀማቸው እቋሚ ነገሮች ናቸው። ሁሌም የምንጠቀማቸው ዴይሊ በየቀን ስራዎች ወይም የቀን አገልግሎት የሚሰጡ እቃዎች ናቸው በብዛት እና እነዚህን ነገሮች ያው በብዛት እጠቀማለሁ። ያው ይሄ ሲኖር እነዚህ ነገሮች አበቤት ላይም ሲኖሩ ጨመር ብለው ሳያንሱ መኖር ስላለባቸው ቤቴ ላይም በበቂ ሁኔታ መኖር አለባቸው በቂ ሁኔታ ነው። ያሉኝ እና ስለዚህ እነዚህን ነገሮች በብዛት እጠቀማለሁ።

አዎ በተፈጥሮ ውስጥ መራመድ ማለት በጣም ደስ ይላል። ማለት ከስራ እረፍት ላይ ወይም ደግሞ ከበተለይ ከጊዜ ቡሀላ ምሽት ላይ አመሻሽ ላይ ያለን ተፈጥሮ በማየትና በመመልከት መራመድ ወክ ማረግ በጣም ደስ ይላል ይወደዳን። ይህም ሲባል ያው ከስራ በኋላ ያለነ አይምሮ ለማዝናናት መራመድና ወክ ማድረግ በጣም ደስ ከሚሉኝ ነገሮች አንዱ ነው። ይህ ሲባል አንደኛ ለአይምሮ ለማዝናናት ወይም ደግሞ ሲበስራ ሲለፋ የዋለንን አእምሮ ዘና ለማያግ ይሆናል። ሁለተኛ ለሰውነት እንቅስቃሴ ይሆናል። ሌላው የተ የኢንቫይሮመንትን መይም ደግሞ ንጹህ አየር ባለበት ቦታ ላይ ጥሩ ነገር ጥሩ አየር ለመቀበልም ይሆናል። ሶስተኛ ለ ያው እንደ መዝናናት ለመዝናናት የሆነ ነው። መዝናናት ሲባል ያለን ስራ የውሎን ስራ ሲፈጽሜዋለው ወይም ደሞ ብዙ ነገሮችን ሲያደርግ የዋለ ሲተገብር የዋለን አይምሮ በነጻነት ጥሩ አየር ጥሩ ንፋስ ባለበት ጥሩ አየር ባለበት ላይ ዘና እያደረጉ ወክ እያደረጉ የተዝናኑ መጓዝ። መራመድ ወይም ደግሞ መጓዝ በጣም ደስ የሚል ነገር ስለሆነ እነዚህ ነገሮች ከስራ በኋላ በተለይ አመሻሽ ላይ ከ አስራ ሁለት ሰዓት ከአስራ አንድ ተኩል በኋላ እስከ አንድ ሰዓት ያሉ ነገሮች በጣም ደስ ይሉኛል። ወክ ማድረግ መዝናናት መራመድ በጣም ደስ ይላል

ከቤቴ የስራ ቦታዬ ብዙም አይርቅም ያው ማለት ቅርብ ነው ብዙም ሚርቅ ነገር አይደለም። ቢያንስ ወደ አንድ ኪሎ ሜትርም አይሆንም በጣም ቅርብ ነው። ያው ምሄደው በእግሬ ነው። ብዙ ጊዜ ትራንስፖርት አልጠቀምም በእግሬ ነው የምሄደው። ምክንያቱም ያው ምጠቀማቸው አካባቢዎች ሁኔታ ባጃጅ ነው ባጃጅ ደግሞ ብዙ ጊዜ ወደ ሰፈር ወዳለሁበት ሰፈር ስለማይገባ ያው በእግሬ ነው የምሄደው። ግን አብዛኛውን ጊዜ ወደ ገጠር ለስራ ለድጋፍ ክትትል ስለምወጣ በጣም ሩቅ ቦታዎችን እሄዳለሁ ይሄም ሲባል ያው በህዝብ ትራንስፖርት ይሄዳለሁ። ከዚያ በኋላ በእግሬ ወደ ማህበረሰቡ ደግሞ ወደ ህብረተሰብ ውስጥ ገብቼ ብዙ ስራዎችን ማየት ስላለብኝ በእግሬ ራቅ ያሉ ቦታዎችን እሄዳለሁ። የስራ ቦታዬ የቢሮ ስራዬ ቦታዬ ግን ለቤቴ ቅርብ ነው የሚያስቸግረኝም አይደለም ብዙም ትራንስፖርት የሚያስፈልገኝም አይደለም። ቅርብ ስለሆነ በእግሬ እደርሳለሁ እሄዳለሁ። አልቸገርም ግን ወደ ቀበሌ ስወጣ ወደታች ወደ ክላስተሮች ስወጣ ያው ራቅ ያለ ስለሆነ በጣም ቢያንስ ወደ ሃያ ሶስት ኪሎ ሜትር ድረስ ያህል እሄዳለሁ በትራንስፖርት ነው የምንሄደው በህዝብ ትራንስፖርት። ግን ያው የእግር መንገዶችም ደግሞ ከዛ ወርዶ አራት ኪሎ ሜትር ሶስት ኪሎ ሜትር አምስት ኪሎ ሜትር ያህል እንደ ርቀታቸው ሄጄ ያው ድጋፍ አደርጋለሁ። ወደ ታች ወደ ህብረተሰቡ ገብተን ስራን ለማየት እና ለመከታተል ይንህ ያህል ልጓዝ እችላለሁ። ለቤቴና ቢሮዬ ግን በጣም ሩቅ አይደለም። ጥሩ ነው።

ያው ብዙ ወንድሞች አለኝ። ወደ አንድ ወንድምና ሶስት እህቶች አሉኝ። ብዙ ትንሾቸ እነዚህ ናቸው። ብዙ አይደሉም ግን ትንሾች ታናሾች የእኔ ታናሾች አሉኝ። ያው ታናሾች ሲባሉ ያው በየ ሁለት አመት ልዩነት የተወለዱ ናቸው። ታናሾቸ ታናሾቸ አንድ ከእኔ ታናሽ ሴት አለች፣ ከዚያ ወንድ አለ፣ ከዚያ ሴት አለች። ስለዚህ ታናሻቸው ወደ ሶስት ታናሾች አሉኝ። እነዚህ ያው አብዛኛውን የሚኖሩት ገጠር ላይ ያሉ አሉ፣ ከተማም ያሉ አሉ። ከታናሾቸ መካከል እነዚህ ናቸው። እና ታናሾቸ ጋራ የምለያየው በየ ሁለት አመት ልዩነቱ ነው። እናት እናታችን የምትወልድ የነበረው ልዩነት የሁለት አመት ልዩነት ሲሆን ሁላችንም የሁለት አመት ልዩነት የተወለድናቸው ታናሾች ከእኔ ታናሾች ማለት ነው። እና ያው ታናሾች በመኖሬ በጣም ደስ ይለኛል። ምክንያቱም ታነሽ ወንድምና እህት በመኖሩ በጣም ደስ ከሚል ነገር ውስጥ አንዱ ስለሆነ እንደ ታናሽነታቸው ላዝዛቸው ስለምችል ታናሽ እህትና ወንድም ደስ ይለኛል። እና ታናሾች አሉኝ።

በእጅ መጻፍ በጣም እወዳለሁ እኔ እንዲያውም መቼም ያው የእንትኑ ያው እነዚህን ሶፍት ኮፒዎችን ለመላላክ ወይም ደግሞ ሶፍትኮፒ ለተለያዩ መረጃዎችን ስለምልክ ስለምላላክ እንጂ አብዛኛውን ጊዜ እኔ በእጅ መጻፍን በጣም እወዳለሁ። እኔ በእጅ መጻፍ ስክርቢቶ ይዞ በብእር መጻፍን በጣም እኔ ደስ ይለኛል እወዳለሁ። እውነት ለመናገር በእጅ ብእር ይዞ መጻፍን እኔ በጣም ነው ምወደው። በኮምፒውተር ላይ መጻፍን የግድ በሶፍት ኮፒ ቴሌግራም እነዚህን ነገሮች ሪፖርቶችን ወይም ደግሞ መረጃዎችን ለመላክ ለመላላክ እና ያው ደግሞ የሶፍት ኮፒ መቀመጥ ስላለበት በሶፍት ኮፒ አስቀምጣለሁ። እና ይሄንን እንደመጠቀም ሲባል እንጂ እኔ አብዛኛውን ጊዜ በእጄ ብጽፍ በጣም ደስተኛ ነኝ። ማለት በጣም ስለምወድ ማለት ነው። በእጅ መጻፍን እውነት ለመናገር በጣም ምወደው ቀጠን ባለ እስክርቢቶ በተለይ እነዚህ በሌክሲ እስክርቢቶዎች መጻፍ ወይም ደግሞ በሌክሲ እስክርቢቶዎች መጻፍ በጣም ደስ ሲለሚለኝ አብዛኛውን ግዜ እኔ በእጅ መጻፍ እወዳለው።